ዜና ዜና ከየት ታገኛለህ ተሚሎ ጥያዬ ዜና የማገኘው ብዛት ካሚዲያዎች ላይ ነው። በፊት በፊት እነዚህ ሚዲያዎች የተስፋፉ ነገሮች ስላልነበሩ። እነዛን ማግኘት አሁን ከባድ ነበር። በፊት አሁን ግን የተለያዩ ፕላትፎርሞች አሉ እነ ቴሌግራም አሉ። ቲቪ አለ እነ እነዚህ እነዚህ ነገሮች ላይ ያሉ ዜናዎች ስለሚለቀቁ በነዛ በነዛ መረጃዎችን እናገኛለን።